ድልድይ የምንጠቀመው በጋራ አካባቢ ወይንም ሰዎች ለመሻገር የሚያስቸግር አቸው ውሃ ባለበት ሊሆን ይችላል በነዛ አካባቢዎች ድልድይ እንጠቀማለን። ግን አሁን እኔ የምኖርበት አካባቢ ላይ ድልድይ የለም። እና ድልድይ አልሻገርም ማለት ነው። እኔ ሰፈርም የለም

በመስመር ላይ ቪዲዮ መመልከት ደስ ይላል። ምክንያቱም ወይንም ደግሞ ስንሄድ እንዳንሰላች ያደርገናል። በቶሎ የደረስን እንዲመስለን ወይንም ድካማችን እንድንረሳ የተለያዩ አዝናኝ ቪዲዮዎች መመልከት ደስ ይላል። በጉዞ ላይ ወይም ደግሞ በመስመር ላይ ማለት ነው።

ወደ ስራ በምሄድበት ሰዓት ስራዬ የሚፈቅድልኝን ልብስ ነው የምለብሰው የስራ ቦታ የሚፈቀዱ ልብሶችን ብቻ ማለት ነው። ምክንያቱም ልብስ ውጪ ብለብስ እዛ ጋር ለስራውም ጥሩ አይደለም። እንደገና ደግሞ ደንብን መጣስ ስለሚሆን ወደ ስራ ስሄድ የስራ ልብስ ወይም የደንብ ልብስ ነው የምለብሰው

ሳህን ማለት መመገቢያዎች ናቸው። መመገቢያዎቻችንን ደግሞ ማጽዳትና ማጠብ አለብን። ከዛ እኔ የበላሁበትን የተመገብኩበትን ሳህኖች ማጠብ እወዳለሁኝ ማለት ነው። ምክንያቱም ሳህኖቻችን ካልታጠበ አንደኛ ንጽህና የሌለውን ነገር ላይ ስንመገብ ሊያሳምም እኔ ይችላል። ሁለተኛ ደግሞ ደስ አይልም ያልታጠበ እቃ ላይ መመገብ ለዛ ሳህኖችን በማጠብ ነው። ራሴንም ጠብቀውና ሳህን ማጠብ እወዳለሁ። በጣም